የምትመኘው ስራ ምንድነው? እንግዲህ እኔ የምመኘው የተለያዩ ስራዎችን በልጅነቴ ጀምሬ እወዳለሁ። በርግጥ ግን እነኛ በልጅነታችን ስንመኛቸው ስንወዳቸው የነበሩ ስራዎች በሙሉ እያደግን ስንሄድ ሀሳባችን ልንቀይር እንችላለን ማለት ነው። አሁን ላይ እኔ የምመኘው ስራ ምንድነው? የግል ድርጅት ከፍቼ የዲዛይኔና እና የኮንስትራክሽን ስራዎችን የሚሰራ። ረጅ የሆነ ድርጅት ሌሎችን የተቸገሩ የማህበሰብ አባላትን የሚረዳ። ጥራት ያለውና ጥራቱን የጠበቀ የኮንስትራክሽን ስራዎችን የግንባታ ስራዎችን የሚሰራ ድርጅት መመስረት እና መፍጠር ነው ህልሜ። ስራዬን በዛ ዙሪያ ቢሆን ደስ ይለኛል አመሰግናለሁ

ጭንቀት ሲሰማህ ምን ታደርጋለህ ይላል? ጭንቀት በተለያዩ ምክንያቶች ሊሰማን ይችላል ከእነኚህ ምክንያቶች መካከል የምንፈልገው ነገር ሳይሳካ ሲቀር የሰራነው ነገር የሰራነው ስራ ውጤታማ ሳይሆን ሲቀርና ይሆናል ብለን የጠበቅነው ነገር ሳይሆን ሲቀር ጭንቀት ሊሰማን ይችላል። ያልተጠበቁ ነገሮች መጥፎ ነገሮች ወደ ህይወታችን ሲመጡ ጭንቀት ሊሰማን ይችላል። ያመንናቸው አይከዱንም ያልናቸው ሰዎች ሲከዱን ስናጣቸው ጭንቀት ሊሰማን ይችላል። ስለዚህ ጭንቀት በሚሰማ በሚሰማኝ ሰዓት እኔ በግሌ የተለያዩ ነገሮችን አደርጋለሁ የመጀመሪያው መንፈሳዊ ነገሮችን እሰማለሁ አነባለሁ ወይም አያለሁ ማለት ነው። የሚያጽናኑ መንፈሳዊ ሀሳቦችን መስማት ከምንም በላይ አእምሮአችንን ከጭንቀት ሊገላግል ይችላል። ወደ ቤተክርስቲያን በመሄድ ጸሎት አደርጋለሁ ስብከቶችን እሰማለሁ መዝሙሮችን እሰማለሁ እንደዚህ አይነት ነገሮችን በማድረግ ከሚገጥመኝ ከገጠመኝ ጭንቀት ራሴን ነፃ አደርጋለሁ። አመሰግናለሁ

የምትወደው አትክልት ምንድነው? ለሚለው የምወደው አትክልት የአትክልት አይነቶች እንግዲህ ብዙ ናቸው። ለጤናችን ከሚሰጡት ጠቀሜታ አንፃር ደግሞ ከሌሎች ምግቦች የበለጠ አትክልቶች በጣም ተመራጭ ናቸው። ስለዚህ ከሌሎች ምግቦች ይልቅ አትክልቶችን አዘውትሮ መመገብ ለጤናችን ትልቅ አስተዋጽኦ አላቸው ብዬ አምናለሁ። ከእነዚህ አትክልቶች መካከል እነጥቅል ጎመን፣ የሀበሻ ጎመን፣ ቆስጣ፣ ሰላጣ እንደዚህ እንደዚህ አይነት አትክልቶች አሉ። እኔ በግሌ በጣም የምወደውና የምመርጠው ለምግብነት የምመርጠው ብዙ ጊዜ የማዘወትረው የምግብ አይነት ጥቅል ጎመን ነው። ለጤናዬም እጅግ ተስማሚ ስለሆነ ማለት ነው። አመሰግናለሁ።

መብራት ሲቋረጥ ምን ታደርጋለህ? መብራት ሲቋረጥ እንግዲህ ብዙ ነገራችንን ይጎዳል በተለይ ከቅርብ ጊዜያት ወዲህ እያንዳንዱ እንቅስቃሴ ከመብራት ጋር የተገናኘነው ምግባችንን የምናበስለው በመብራት ሀይል ተጠቅመን ነው ማታ ላይ ብርሃን የምናገኘው መብራት ሀይል ተጠቅመን ነው ስልካችን ቻርጅ የምናደርገው ቴሌቪዥናችንን የምናንቀሳቅሰው ሁሉም ነገር በተለይ ቤት ውስጥ ያሉ ነገሮች በሙሉ ከመብራት ጋር የተገናኙ ነገሮች ስለሆኑ መብራት ሲቋረጥ ሙሉ ነገራችን ይቋረጣል እና መብራት በሚቋረጥበት ሰዓት ምን ታደርጋለህ ለሚለው ምናልባት ማታ ከሆነ ቻርጅ የተደረጉ ባትሪዎች እና የብርሃን የሚሰጡ ኤሌክትሮኒክ ቁሳቁሶች ካሉ እነሱን አበራለሁ ከዛ ውጪ ግን ደግሞ ሻማና ሌላ መሰል ነገሮች ብርሃን የሚሰጡ ነገሮች ካሉ እነሱን በማቀጣጠል ብራንድ እንዲሰጡኝ አደርጋለሁ ከዛ ምግብ ለማብሰል ደግሞ መብራት በሚጠፋበት ሰዓት ከሰል ማያያዝ ነው ከእኛ የሚጠበቀው ያው መብላት ከሌለ በከሰል ነው ምግብ የሚሰራው ስለዚህ ከሰል አያይዘን ለምግብነት ምግባችን እናዘጋጃለን ስለዚህ ከሰል አያይዛለሁ ሻማ አበራለሁ ወይም ደግሞ ስልካችንን ቻርጅ ለማድረግ ፓወር ባክ ካለ ፓወር ባንኩን እሰካለሁ ስልካችንን ቻርጅ እናደርጋለን ማለት ነው ስለዚህ መብራት ሲል በዚህ መንገድ ነው የምናደርገው

ማብሰል ትችላለህ? እንግዲህ ማብሰል እችላለሁ ያው ሁሉንም ባይሆንም በእኛ ሀገር እንትን ብዙ ጊዜ ሴቶች ናቸው የምግብ ችሎታቸው የተሻለ ያው በተደጋጋሚ ስለሚያበስሉ ፍላጎቱም ዝላላቸው እንደ ባህልም ብዙ ጊዜ ሴቶች ምግብ ለምግብ ማብሰል የተሻለ ቅርበት አላቸው። ወንዶች ደግሞ ውጭ ላይ ለሚሰሩ ስራዎች ብዙ ጊዜ የተለመደ አካሄድ ስላለ። እንደዛ ነው እና እኔ ማብሰል ትንሽ ማለት ከባድ ያልሆኑ ምግቦችን ለምሳሌ ሽሮ ማብሰል እችላለሁ። ፍርፍር ማብሰል ፍርፍር መስራት እችላለሁ። ምስር ወጥ እንደዚህ ቀለል ያሉ የወጥ አይነቶችን ማብሰል እችላለሁ። ከባድ እሚባሉት ለምሳሌ እንደ ዶሮ ወጥ። ወይ ደግሞ ሌሎችንም እንጀራ መጋገር ምናምን ትንሽ ሊያስቸግረኝ ይችላል። በሞከረውም ግን ጥራት ባለው መንገድ መስራትና ማዘጋጀት አልችልም። አመሰግናለሁ

ልብስ ምን ያህል ጊዜ ታጥባለህ የሚል ጥያቄ አለ? ልብሴን እንግዲህ ብዙ ጊዜ በሳምንት አንድ ቀን አጥባለው። ነገር ግን የውሃ ችግር ስላለ ውሃ በሚጠፋበት ሰዓት። በሁለት ሳምንት አንዴ ልናጥብ እንችላለን። ምክንያቱም ውሃ ቶሎ ቶሎ የማትመጣ ከሆነ ለሽንት ቤት እና ለመታጠቢያ ብቻ ልንጠቀምበት እንችላለን። ከዛ ካልተረፈ በስተቀር ልብስ አናጥብም ማለት ነው። ስለዚህ በዋናነት በጣም የለመድነው ነገር እና በተደጋጋሚ የምናደርገው በሳምንት አንድ ቀን ልብስ እናጥባለን። ውሃ በሚዘገይበት ሰዓት ግን ከሁለት ሳምንት አንድ ቀን ቅዳሜ ቅዳሜ ልብስ አጥባለሁ። አመሰግናለሁ